ቀጥር ምን ይመገባል የሚል ነገር አለ። ያው ቀጥር ላይ የምንመገበው ምግብ የተለያዩ ምግቦች ይሆናሉ ይሄ ይሄ ነው ብለን አሁን ባንነሳም። የተለያዪ ቀጥር ላይ ምንመገባቸው ምግቦች ይኖራሉ እና እነዚህ ምግቦች የሚገባ ምንም መገብ በስሜታ ይኖራል ማለት ነው። እና እና የተለያዬ ምግቦች አሉ ምግቦች ማለት ነው። እና እነዚህ ምግቦች በጣም ብዙ አይነት ናቸው። ያው ቀትር እንደሚታወቀው ቀን ማለት ነው እኮ ለቀን ቀን ላይ ምሳ ሰዓት ላይ ምንድነው ነገር ያነሳል? እና ዋና ሀሳቡን ምሳ ሰዓት ላይ ምን ትመገባለህ ምን ነገር ነው የሚሆነው? ምሳ ሰዓት ላይ አሁንም ምግቦች ይለያያሉ ከሰው ወደ ሰው ከተለያዩ ሰው ወደ ሰው የሚለያዩበት ሁኔታ አለ። እና ቀጥል ላይ የማገባቸው ምግቦች ይለያያሉ የሚለውን ነገር ማንሳት እፈልጋለሁ በትልቁ ማለት ነው። እና እነኚህ ምግቦች የተለያዩ አይነት ምግቦች ናቸው እነኚህ ምግቦች በአግባቡ መመገብ ያስፈልጋል ማለት ነው። እና መሳ ስዓት ይሄን የተለያየ መገባት ነው መገባት አንድ ምግብ አይደለም። ለምሳሌ ዛሬ ልመገብ ምችለው ላይ ተለያዩ አትክልት ነገሮችን አሪፍ አድርግ አዘጋጅቼ አሪፍ አትክልትልም በቃ እችላለሁ። እኔን አላውቅም ተሻለ ነገሮችን አትከልትም ሳይሆን። አሪፍ አድርጌ ምግቤን አዘጋጅቼ እኩሌት አዘጋጅቼ አይፋርጌ ዘይት በተለያየ ነገር በመጠቀም በበርበሬ በጅማሴ በመጠቀም አሪፍ የሆነ ስልስ ስለሰራ እችላለሁ ነበር። በሱ መልኩ የምሰራቸው የተለያዩ አይነት ምግቦች አሉ የሆነ ነገር። ማንሳት እፈልጋለሁ እነኚህ ምግቦች ምናምን ነው ያለውን ነገር የሚለውን ነገር ብለህ ማወቅ ያስፈልጋል ማለት ነው። እና እነኚህን ነገሮች በአግባቡ ነው የምገባው የሚለውን ነገር አጽንነት መስጠት እፈልጋለሁ። መልኩ እነዚህን መግቦች አሪፍ አድርገ እንመገባለን ከዛ እነዚህን ምግቦች በመመገብ በብዙ መልኩ የምናገኘው የጤና ጥቅሞች ይኖራሉ። እና እኔ የተለያየ ነው በቃ። ፓስታ በአትክልት ልበላ እችላለሁ ወይ የሆነ ነገር ልበላ እችላለሁ። ያው እንደሚታወቀው ፓስታ ስናነሳ በውስጡ በጣም የተለያየው አትክልት መንገዶች ይኖራሉ በዛ ፖስታው ይቀቀልና አሪፍ ተደርጎ የሚቀርብበት ሁኔታ። እና የተለያዩ ህይወት የምግብ አይነቶች አሉ የሆነ ነገር አጽንኦት መስጠት እፈልጋለሁ ማለት ነው። እና የመግባት አይነት ደግሞ በብዙ መልኩ እዛው ልጅ የሚጠቅመው ከፍተኛ ለጠቅሜታ ያላቸው የምግብ አይነት ሆይ ናቸው። እነዚህን የምግብ አይነት ሆይ ደግሞ አሪፍ አድርገን በማስቀመጣችን የምናገኛቸው ጥቅሞች ይኖራለሁ። እና አንደኛ ነገር የሆነው አባባው ተገንበት አሪፍ ነገሮችን ማየት እንችላለን ብዬ አስባለሁ። ብዙ መልኩ እነዚህ ምን ልመገባቸው መገቦችን ጥሩ ሁኔታ ምንመገበብ ትሁኔታ። ማመቻቸት ያስፈልጋል ማለት ነው። እናም የተለያ ምግቦች ወይ ደግሞ በየአይነት ልንበላ እችላለን ያው በየአይነት የሚባለው እንጀራ እናዘጋጃለን ከዛ በኋላ በዛኛው ጊዜ እንጀራ ነው ሲጀመረው ቋሚነት በብዛት የምትባለው እንጀራ ነው። ግን እንጀራ ከምንገባ የሚለው ነገር ነው አንዱ ነገር እንጀራ በተለያየ መልኩ ይኖራል። ቤታችን ውስጥ እንጀራ በተለያየ ምግብነት ይኖራል። ከዛ ያንን እንጀራ በተለያየ መልኩ እንመገባለን ማለት ነው። ከዚህ በምሳሌ ስንመገብ በጣም ወሳኙ ነገር ምንድነው? የተለየ በየአይነት ወጥቶችም ገመን፤ አትክልት አትክልት ውስጥ ከጎመን ጋር ጥቅልጎመን ቃሪያ አንድ ላይ ስራርተንአንድላይ ምንመገብበት ሁኔታ ማለት ነው። እና ይሄ ደግሞ በጣም ለየት የሚያደርገው ነገር ነው። አለች እነኚህ መገቦች አሪፍ አርግ የምንመገበው መልካም ነው የሚለውን ነገር ማንሳት እፈልጋለሁ። አንዳንድ ምግቦች በተቻለ አቅም የተለያየ ምግ እደሚታወቀው ልንመጋው የምንችለው ዶላር እሺ ገብቶ መጠን ነገሮችን ሳይሆን ጉልበት ኢነርጂ የሚሆነን ነው ምግብ የምንለው ማለት ነው። እነኚህ ሁሉ የሚያካትተን ነገር መሆን አለበት አንድ ነገር የምንበለው ነገር። እንጂ ወደ ለመሆን ብቻ የሚበላ መገብ እንግዲህ ወደ ለመሙላት ምግብ ነው ማለት አይደለም ግን። ሆድ ለመሙላት ብቻ ሳይሆን የሆነ ነገር ሀሳብ የሆነ ነገር እንድምንምብለን ያንን ነገር ለማሳካት የምናደርግበት ጊዜ የምንጠቀመው ነገር ነው። ምግብ የምንለው እና ሆዳችን በጣም የተለያዩ ምግቦች ምንበላበት ሁኔታ አለ። ምግቦችን እኔም የተለያዪ እገኛለሁ። እነኚህ ምግቦች አሪፍ አድርገን መመገባችን በጣም ልጤናችን ጠቃሚ ነው ብለን እኛም ራሳችን በጣም ጠቃሚ ነው የሚሆነው ነገር። አጭር መስጠት እፈልጋለሁ። እና በጣም ምንገባቸው ምግቦች በጣም ላይ ጤናችን ጠቃሚ አሁንም መሆን አለባቸው የመጀመሪያው መልእክት እፈልጋለሁ። በብዙ መልኩ ጤናችንን መጠበቅ ደግሞ በጣም አሪፍ የሆኑ መገበያዎችን ለጤናች የተመጣጠነ ምግብ መመገብ አለብን። ለምሳሌ ከካርቦይድሬት፤ ከፕሮቲኑም ከሚነራሉም ከቫይታሚኑም ከእያንዳንዱ ከውሃውም ከተለያዩ በጣም ወይ ሙሉ አንድ ሰው ማግኘት መቻል አለበት። በቃ ውስጥ ቢያንስ የሆነ ፐርሰንቱን ማግኘት አለበት። ስለዚህ እኔ ምግቦች ተቻላሚ እያቀያየርኩ በምሳ ነው የሚቻል። በራ ተበላሽ አላውቅም ምሳ ሰዓት ላይ ግን የተለመደው ያው በተለያየ አይነት ምግቦችን እገባለሁ

ልብስ በእጅ ታጥባለህ ወይ? የሚል ነገር አለ ያው እንደሚታወቀው ልብስ የምናጥበው በእጃችን ነው ኢትዮጵያ ውስጥ ነው የምንኖረው ስለዚህ በተለያዩ አለም ክፍሎች አይደለም የምንኖረው። ኢትዮጵያ ውስጥ እንደ መኖራችን መጠን ደግሞ በብዙ ነገር ወደኋላ የቀረ ማህበረሰብ ነው ብዬ አስባለሁ። እና እንኳን ሌላ በእጅ ነው እና የምናጥበው እኔም በእጅ ነው የማጥበው ልብስን ማለት ነው። እና ልብሳችንን እያንዳንዱ ወይም እያንዳንዱ ቀን በእጃችን ነው እንዳናጥበው የሚለውን ነገር ማንሳት እፈልጋለሁ። ያው እንደሚታወቀው ጋር ያለው ነገሮች በጣም በብዙ መልኩ የተለያዩ ችግሮች አሉ። እንኳን በማሽን ለማጠብ መሞከር ይቅርና በጣም ብዙ ነገሮች አሉ። እነዚህ ነገሮች ለምሳሌ ውሃ የለበት አካባቢ አለ እንኳን ለልብስ ማጣቢያ ለመጣጥ የሌለበት አካባቢ ድረስ አለ እንደዛው ደግሞ ከፍተኛ ውሃ ያለበት አካባቢ ይኖራል። እና ምንድነው እሱ አሁን ለመታጠብ እንትን ለማለት ልብስ ለማጠብ በምፈለግ ሰዓት ምንድነው የምታደርገው? በሚገባ በእጄ ነው የማጥበው። እስከዛሬ በማሽን ልብስን አጥቤ አላውቅም። እና ይሄንን ሳረግ ደግሞ ምንድነው ዋና አለማዬ? ያው ልብሴን አመቻቻለሁ። አንዴ ከዛ በኋላ የሰበሰብኩትን ልብስ ደግሞ ቀስ ብዬ እያመቻችና ያው የምፈልገው ጊዜ የማመቻችበት ሁኔታ ይኖራል። ከዛ ካመቻቸው በኋላ ምንድነው የማደርገው? ያንን ልብስ በአግባቡ እንትን እላለው ማለት ነው። ሳፋ አዘጋጃለሁ ሳሙና እገዛለሁ። ያው ልብስ መቼም እንደሚታወቀው ያለ ሳሙና አይታጠብም ማለት ነው። ያንን ሳሙና በሚገባ አዘጋጅና አስቀምጣለሁ ማለት ነው። እና ያን ሳሙና አዘጋጅቼ ካስቀመጥኩ በኋላ ውሃዬን ሳፋዬ ውስጥ ጨምሬ ውሃዬን ያው የቢርካ ውሃ ነው የምንጠቀመው እንደሚታወቀው። ወደ ገጠሩ አካባቢ ወንዝ ምናምን አለ ወንዝ ሀይቅ ወይ የጉድጓድ ወይ በማውጣት የሚጠቅሙ ሰዎች እንዳሉ እናውቃለን። እና በብዙ መልኩ እንደየ ሰዎች እነኚህን ነገሮች ዘዴ እየተጠቀሙ የሚያወጡበት ሁኔታ እንዳለ አውቃለሁ። ነገር ግን ምንድነው እነኚህ ወሳኝ ናቸው ብዬ አላስብም። ከዛ አንፃር ሳይ ማለት ነው እነኚህ ነገር ተቋቁሞ ደግሞ ነገሮች ውጤት አለማድረግ መሞከር ትልቅ ነገር ነው ብዬ እያሰባለሁ። እና እነኚህ በብዙ መልኩ ብዙ ነገሮችን ማንሳት የቻልንበት ሁኔታ ነው ያለው ማለት ነው። እና ይሄ ነገር ልብስ በእጄ በደንብ ነው የማጥበው የሚለው ነገር ማሳት እፈልጋለሁ። በሚገባ ነው የማጥበው ምክንያቱም ያው በብዙ መልኩ የለመድኩትም ከልጅነት እስከ እውቀት እስካለሁበት ደረጃ ድረስ። የለመድኩት በእጅ ማጠብ የሚለውን ነገር ነውና በእጄ ነው የሚገባ ልብሴን የማጥበው ማለት ነው። እና ልብሴን ሳጥብ ደግሞ በተቻለኝ አቅም

የምትወደው ቀለም ምንድነው? የሚል ነገር አለ እና የተለያዩ ቀለማቶችን የምንወድበት ሁኔታ ይኖራል። እና ቀለም ምንድነው ከሚለው እንጀምር ቀለም ማለት የተለያዩ የአንድ ነገር መገለጫ። መልኩ ወይም ደግሞ የሆነ ነገር ሊቀይር የሚችል ቅርጹን ሊቀይር የሚችል የተለያየ የቀብተ ነው የሆነ መልክ ለየት ያለ መልክ ሊያመጣልን የሚችል ነገር ነው መልክ የምንለው ማለት ነው። እና ይሄ መልክ ስንል የተለያዩ ቀለም አይነቶች አሉ። ምንድነው ቀለሞቹ? ተለያዩ ለቤት ውስጥ የሚቀቡ ቀለሞች ሴራሚክ ላይ የሚቀቡ ቀለሞች ወይ ደግሞ ቤት ግድግዳ ላይ የሚቀቡ ቀለሞች ጣራ ላይ የሚቀቡ ቀለሞች አርመን ቀለሞች በጣም ብዙ ጠቀሜታ አላቸው እነዚህ ቀለሞች የምትጠቀምበት ሁኔታ አለ። እና እነዚህ ቀለሞች ደግሞ እንደ ሰው የውበት ፍላጎት እንደየሰው እይታ እንደየሰቡ እንትን ተነሳሽነት የሚፈልጋቸው ይኖራል የማይፈልጋቸው ይኖራል በጣም የሚፈልጋቸው እንደዚህ እኮ እንደዚህ ነው ብሎ በጣም የሚፈልጋቸው ሰው ሊኖር ይችላል ማለት ነው። እንትኖች ማለት ነው። እንደኛ ቀለሞች አንዳንድ ሰው ደግሞ ይሄ ቀለም ብሏል ይሄ ቀለም ልክ አይደለም ከመልኩ ወደ ቀይ ሆኗል መልኩ ወደ ቢጫ ሆኗል እንደዚህ አላሽቷል ብሎ የሚነሳበት ሁኔታ ይኖራል። እና በብዙ መልኩ እነኚህ እንትኖች ቀለሞች እንደየሰው ፍላጎት ይለያያሉ። እኔ የፍላጎት ነው የምወስዳቸው የሚለውን ነገር ማንሳት እፈልጋለሁ። እና እኔ እንደ አንድ ግለሰብ የተለያዩ የምወዳቸው ቀለሞች ነው አሉ ግን እስቲ ቀለም አይነቶችን ልዘርዝር። ቀለም ያው ለአይናችን ምግብ እንደሆነ ለጭንቅላችን ምግብ እንደሚያስፈልግ አይናችን ምግብ ውስጥ ማራኪ የሆነ ቀለም ማራኪ የሆነ ውበት ያለው ቤት ውስጥ መኖር መቼም ማንም የማይፈልግ የለምና ከዛ አንፃር እንዲህ አይነት ቤት ውስጥ ለመኖር ደግሞ ያስፈልጋል። እንደዚህ ቀለሞችን መውደድ ያስፈልጋል። ወይም ደግሞ የምንኖርበትም ቤት በቀላሉ ወደ ምንወደው ቀለም በመቀየር ጥሩ ውበት እንደሚኖረው ማድረግ የምንችልበት ሁኔታ አለ። እና በጣም በብዙ መልኩ እነዚህን ቀለም በአግባቡ ብንጠቀም እንምጠቀምበት ሁኔታ ይኖራል። አብዛኛው የኢትዮጵያ በቃ ቤት ከሰራ ቤቱን ከሰማመረ በኋላ ቀለም ነው የሚጠቀመው። እነዚህ ቀለም በጣም ብዙ ቀለሞች አሉ ብጫ አረንጓዴ ሰማያዊ ነጭ የምንላቸው ነገሮች አሉ። እና እነኚህን እንዳለ ቀለሞች ደግሞ አሪፍ አድርገን የምንወደው ለምሳሌ አንዳንድ ሰው ቀይ የሚባል ቀለም ማየት አልፈልግም የሚል ሰው ሊኖር ይችላል። ለምሳሌ እኔ እንዴት ብለን መጠየቅ ያስፈልጋል ማለት ነው። ቀይ ነው ቀይ ነው የማይወድበት ካለ የራሱ ምክንያት ሊኖር ይችላል። ደግሞ ሰው ሲወድም ሳይሆን ቢጫ ነው የምወደው ካለም የራሱ የሆነ ምክንያት ይኖረዋል። ብዬ አስባለሁ ምክንያቱም ሁሉም ነገር በምክንያት የሚመራው ከዛ አንፃር ስንየው ይሄን እወዳለሁ ይሄን አወርድም ተብሎ ሲል ለመናገር የሚለው እንትን ሲል ነው ማለት ነው። መናገር የግድ ሲሆን ነው እኔ ነገር ውስጥ ገብተን የምንነጋገር ማለት ነው። እና በጠቅላላ ይህ ምንድነው? እነኚህ ነገሮች ምን ያህል ያስፈልጋሉ የሚለውን ነገር አቅም ያስፈልጋል። እነዚህ ቀለሞች ምን ያህል ለቤታችን ውበት የሰጡት ነው? ምን ያህሉ በውበት እየጨመሩልን ነው የሚለውን ነገር ማወቅ አለብን። ዝም ብለን አይደለም ምን አንተን ማለት ያለብን እና ምን አህል ውበት የጨመሩልን ነው እኝህ ቀለሞች መቀባታችን ባንቀባውስ ምን ችግር አለው ምን ያህል ድብርት ድባት ያለው ቤት ነው የሚሆነው? ስንቀባው ደግሞ ምን አይነት ከዚህ ቤት ጋር ምን አይነት ውበት ያለው መልክ ይሄዳል የሚለውን ነገር በደንብ መምረጥ መመርመር ማጥራት ያስፈልጋል። በደንብ እንትን ማለትም ጥልቀት ማሰብ ይጠይቃል። ማለት እንደ አጠቃላይ እና እነኚህ ነገሮች ማድረግ በቀላሉ የምፈልገውን ነገር ማከናወን እንችላለን። እና እነዚህ ነገሮች ደግሞ በቀላሉ የምንወደውን ቀለም መጠቀም ይቻላል ማለት ነው። የምንወደው ቀለም ይለያያል። እኔ ለምሳሌ አረንጓዴ ቀለም እወዳለሁ አረንጓዴ በጣም በብዙ መልኩ ተስፋ ይታየኛል የሀገር የብዙ ነገር ተስፋ ይታየኛል አረንጓዴን ሳይ ማለት ነው። አረንጓዴን ለምለምነትን ለምሳሌ ገጠር ላይ በክረምት ሁልጊዜ የተለያየ ነገሮች ሁሉ አረንጓዴ የሚሆኑበት በቃ ተስፋ የሚታየን ይሄ እንደዚህ ለማድረግ በቃ ይሄ እንደዚህ አምርበት ብለን እዛ ነገር ላይ ተስፋ የምናደርግበት ሁኔታ ያለበት ሁኔታ ነው ያለው አረንጓዴ። በብዙ ወርቅ የተለያዩ ቀለሞች በመክንያ ዝም ብላ አንዳንድ ጊዜ ደግሞ ብቻ ሊሆን ይችላል። አንዳንድ

ቅመማ ቅመም የበዛበት ምግብ ትወዳለህ የሚል ነገር አለ። ያው ቅመማቅመም ምንላቸው ነገሮች ይኖራሉ የቅመማቅመም ምንላቸው የተለያየ ምግብ ውስጥ ሚጨመሩ። ነገሮች አሉ ቅመማ ምንላቸው ማለት ነው። እና እነይህ ቅመማ ቅመሞች ደሞ በብዙ መልኩ የተለያየ አገልግሎት እና የተለያየ ጥቅም አላቸው። እነዚህ ቅመማ ቅመሞች ማለት ነው። እና እነኚህ ቅመማ ቅመሞች ደሞ የተለያዩ አገልግሎቶች ሚቀርቡበት ሁኔታ አለ። እነኛ አገልግሎት በ ብዙ መልኩ የተለያየ ቅመማቅመምን በማቅረብ እንትን ሚባሉበት ሁኔታ አለ ማለት ነው። ሚባላበት ሁኔታ አለ የተለየ ከሆነ ደግሞ እንዲበዛበት ይጨምርበት ይደረግበት ሁኔታ አለ። ለምሳሌ ከጉማ ጋር ጥቁር አዝሙድ ሚባል አለ ጥቁር ቅመም አለ ነጭ ቅመም አለ። እነኚህ ቅመማ ቅመሞች አሉ የተለያዩ ደሞ ሚጨመሩ ቅጠሎች አሉ ቅመማ ቅመም በሚል ሰበብ ማለት ነው። እና እነኚህ ቅመማ ቅመም ሚጨምሩበት ዋና አላማቸው ምንድነው? ምግቡን እንዲጣፍጥ ለማረግ ነው። የምግቡን ጣፋጭነት ለመ እንትን ለማለት ነው ለመወሰን። እነኚህ ቅመማቅመሞች ምንጠቀመው ማለት ነው እና እነኚህ ቅመማቅመሞች በሚገባ መጠቀም መቻል አለብን። የተለያዩ ምግቦችን ቅመማቅመም እየጨመርን ብንመገብ በጣም መልካም ነው ሚለውን ነገር ማንሳት እፈልጋለሁ። እና እነይ ቅመማቅመሞች ደግሞ ስንመገብ በብዙ መልኩ የጣፋጭ ምግብ ጣፋጭነት ሚጨምሩበት ሁኔታ ይኖራል እና አሪፍ ነው ሚለውን ነገር ማንሳት እፈልጋለሁ። ምናልባት ችግር ሚሆነው ግን ቅመማቅመሞቹ ከመጠን በላይ ሚበዙ ከሆነ ምግቡን ጣዕም እነት ይቀየርና ወደ ሌላ ጣም ሚቀየርበት ሁኔታ ይኖራልና። እና ምንም ነገር መቼም ሲያንስም ሲበዛም ጥሩ አደለም አደለ ምንም ቢሆን። ሲመጣጠን ደስ ሚለን እኛ ሀበሾች ደሞ በጣም እንደዚህ አይነት ነገር ላይ በጣም ትኩረት እናደርጋለን። በተለይ ኑሮ የተመቻቸላቸው ሰዎች እንዲህ አይነት ነገር እያንዳንዷን ነገር በመጠን በተመጠነ መልኩ ነው ሚንቀሳቀስትና ከዛ አንፃር ስናይ። እንደኛ የተመጠነ ነገር ደሞ በማረግ ሚኖሩ ሰዎች በጣም ብዙ ናቸው። እና እነኛ የተበጠረ ነገር በማረግ ጊዜያቸውን ሚያሳልፈው ሰወይ ደሞ በብዙ መልኩ ሚሄዱበት የሂወት እርምጃ አላቸው እና ያ እርምጃቸውን ተከትለው ነው ሚሄዱት። እና የዛን አጻር ስናይ በጣም ብዙ በብዙ መልኩ በቃ የተለያይ ቅመማ ቅመሞችን ይጠቀማሉ እና ሚጠቀሙትን ነገር ግን እያንዳንዱ ነገር ተመጥና ነው ምትጠቀመው። ተመጥና በአንድ ማንኪያ ከሆነ አንድ መንኪያ ከሆነ መንኪያ ከሆነ ትንሽ መንኪያ ከሆነ እያንዳንዱ ነገር ተመጥኖ ነው በጣም የሚጨምረው ማለት ነው። እና ይሄ ለምሳሌ በመጠኑ የተመ ቀመመ ምግብ ደስ ይላል እኮ የጣፍጣል ውጥ ራሱ ቅመም ሲገባ። በቀላሉ ሚጣፍጥበት ሁኔታ አለ ቅመም ስንጨምር ማለት ነው። ነገርግን ቅመም የለለው ምግብ ደግሞ አንዳንድ ጣፋጭነቱ ደሞ እየቀነሰ ነው ሚሆነው ማለት ነው። እና ቡብዙ መልኩ እነኚህ ቅመም የበዛባቸውን ምግቦች ምንመገበት ሁኔታ ይኖራል እንዲሁም ደሞ ማንመገበት ሁኔታም ይኖራል ማለት ነው። እና ምግብ እንደተለያየ ሁኔታ እንደ ሰው ሁኔታ ይለያያል ምንመገብበት ሁኔታ ማንመገበት ሁኔታም ሰፊ ነው ሚለውን ነገር ማንሳት እፈልጋለሁ እና። ምግብ በራሱ ምንመገብበት የተለየ ምግብ አለ ያ ምንመገበው ወይም ደሞ ለብዙ ሰውነታችን ጥቅም ሚሰጥ ነገር ይኖራል። በብዙ መልኩ ደሞ ምግቦችን በአግባቡ ብንመገብ የተሻለ ጤናማ እንሆናለን። ከዛም አንፃር ደሞ ምግብ ስንመገበው ለምሳሌ ቅመሙ በስቶበታል ብለናል እዚህ ጋ እና ቅመሙ በስቶበታል የበዛበት ምግብ ከሆነ ጣዕሙ ይጠፋል። የምግብ ጣዕሙ ከሌለ ደሞ ምንመገበው ምግብ ደስተኛ ሁነን መመገብ አንችልም ማለት ነው። ደስተኛ ሁነን አንመገብም ስለዚህ ደስተኛ ሆነን ማንመገበው ደሞ ማንመገበው ነገር ደሞ አስቸጋሪ ነው ሚሆነው እና እሄን ነገር አጽንኦት መስጠት ያሰፈልጋል ሚለው ነገር። ማንሳት እፈልጋለሁ እና የምንመገበው ምግብ ቅመም ባይበዛበት የተመጣጠነ ቅመም ከሆነ ጣፈጭነት ይኖረዋል ማለት ነው። እና ነገር ግን እሄ ቅመም የበዛበት ምግብ ከሆነ ደሞ አልወድም ማለት ነው። ምክንያቱም ቀመጠን በላይ የበዛ ነገር ምንም ነገር ቢሆን የምግብ ጣዕሙን ያጠፋና ሌላ ጣዕም እንዲኖረው ነው ሚያደርገው። እሄ ጥሩ ያልሆነ ጣአም አለው ማለት ደሞ ትንሽ ደስ አይለም ምንመገበው ምግብም ለኛም ለጤናችንም ጥሩ አደለም። እኛም ደሞ ምግብ ካልጣፈጠን አንዳንዴ ምንመገበው ጣፋጭ ሆነ በጥሩ ሁኔታ ካልተመገብን ደስ አይለንም ለመመገብም ፍላጎት አይኖርም። ምንመገበው ምግብ ደስተኛ ሁነን አንመገብም እና ከዛ አንፃር ስናየው ብዙ ቅመም የበዛበት ምግብ መመገብ ብዙ ሚያስደስት ነገር አደለም። ነገር ግን ያው ምግብ እንዲጣፈጥ የታወቀ ቅመም ሚጨመርበት ሁኔታ አለ። ያ ቅመም ሚጨመርበት ሁኔታ ደሞ በብዙ መልኩ እንጥቅም አለን ሚለው ነገር ማንሳት እፈልጋለሁ። እና ቅመም የበዛበት ምግብ ባንጠቀም የተመጠነ ምግብ ብንጠቀም ሚለው ነገር አጽንኦት መስጠት እፈልጋለሁ ማለት ነው። በብዙ መልኩና ቅመም የበዛበት ምግብ ባንጠቀም ሚለውን ነገር ማንሳት እፈልጋለሁ። በብዙ መልኩ ቅመም የበዛባቸው ምግቦች መጠቀም ብዙ ልክ ነው ብዬ አላስብም። እኔም ደሞ ከበዛበት ምግብ አልወድም ምንም ነገር ማንሳት እፈልጋለሁ ማለት ነው። እና ቅመም የበዛበት መግብ በብዙ መልኩ ማንመገብበት ሁኔታ ይኖራል። እና ከዛ አንፃር ቅመም የበዛበት ምግብ ብዙ አልውድም ሚለውን ነገር ማንሳት እፈልጋለሁ። ማጠቃለያ እና በልኩ ሚጨመርበት ከሆነ ግን ማንም ሰው ሚጠላ የለም በጣም ሚጣፍጥ ምግብ ግን መመገብ ማይፈልግ ሰው የለም አለ ብዬ አላስብምና። ከዛ ከዛ አንፃር ሳየው በብዙ መልኩ ቅመም የበዛበት ምግብ ሳይሆን በኖርማል የሆነ ነገር በግብል መቅረብ በጣም አሪፍ ነው። የሚለው ነገር ማን ሳትፈልግ

ይሄ ጨዋዎች አሉ ወይ? የሚል ነገር አለ ሽያጭ ያው በማንኛውም ነገር ላይ የተለያዩ ምርቶችን የምንሸጥበት ሁኔታ አለ የተለያዩ እቃዎችን የምንሸጥበት ሁኔታ አለ። በጣም ብዙ መሸጫቸው ሽያጮች ይኖራሉ ማለት ነው። በብዙ መንገድ እና እነዚህ ሽያጩ ደግሞ በአብዛኛው መሸጥ መቻል አለብን ብሎ ነገር ማንሳት እፈልጋለሁ። እና ምንም ነገር ውጤት ነው ወደ ወርት ነው ወደ ወርት ችሎታ ነው ያሚችሎታ ወደ ሽያጭ ወደ ገበያ ካላወጣነው ምንም ጠቀም የሚሰጥ ነገር የለውም ማለት ነው። እና ከዛ አንፃር። ወደ እያጅ የምናቀርባቸው ነገሮች በጣም ሰፊ መሆን አለባቸው በጣም ነገሮችን ወደ ሽያጭ ማቅረብ መቻል አለብን የሚለውን ነገር ማንሳት እፈልጋለሁ። እንጂ ሽያጭ የምናቀርባቸው ነገሮች ትንሽ በሆኑ ቁጥር ነገሮች ምንም የምናገኘው ነገር አይኖርም ማለት ነው። እና ለመሸጥ መጀመሪያ ምንድነው አንድ የሆነ ነገር ማር ሊኖረን ይገባል። የራሳችን የምንለው ምርት ሊኖረን ይገባል እና ያንን ምርት ደግሞ እንትን ማለት አለብን ማዘጋጀት አለብን ያን ያዘጋጀነውን ምርት ነው ወደ ገበያ ሀዘን የምወጣው ማለት ነው። እና ይሄን ወደ ገበያ ሀዘን የምንወጣው ምርት ደግሞ ብዙ መልኩ አዘጋጅተን መሆን መቻል አለብን ያዘጋጀነውን ምርት ነው ደገብ ያዘን የምንወጣው የሚለውን ነገር አዝሮ መስጠት አለው። እና ይሄን ወደ ገበያ የምናወጣው ምርት ደግሞ በመጀመሪያ ምን ይቀድማል ማዘጋጀት የሚባል ነገር አለ ማዘጋጀት የሚቀድምበት ሁኔታ አለ። ያው ወደ ገበያ ከመታች በፊት ማንኛውንም ምርጥ ካለን ወደ ሽያጭ ከግብ ወደ ሽያጭ ከመውጣታችን በፊት የሆነ ነገር የምንሸጠውን ነገር ማዘጋጀት መቻል አለብህ። ከዛ አዘጋጅ ካዘጋጀን በኋላ ነው ወደ ሽያጭ የምንሄደው ማለት ነው። እና እነኚህ የመጀመሪያ የሚቀርቡ ነገር ከሁሉም ነገር በፊት ምንድነው? የሆነ ነገር እንደሆነ ይገባል የምንሸጠው ነገር ማለት ነው ቃል ሊሆን ይችላል እውቀት ሊሆን ይችላል የሆነ ሙያ ሊሆን ይችላል። ለሰዎች ጥቅም ሊሰጥ የሚችል የሆነ ጥቅም ሊያገልግሽ የሚችል የሆነ ጥቅም መሸጥ መቻል አለብህ እንዲለው አለው ይገባል ለመሸጥ ማለት ነው። ስለዚህ መጀመሪያ ከምንም ነገር በፊት መቅደም ያለበት ያንን የምንሸጠውን ነገር ማዘጋጀት ይገባል ማለት ነው። እና የምንሸጠውን ነገር ከዛ ጋር ጀምሮ በኋላ ነው። ወደ ሽያጭ የምንሄደው ማለት ነው። እና እነዚህን ሽያጭ ለማዘጋጀት መጀመሪያ የምናዘጋጃቸው ይኖሩ ይገባል የሚለውን ነገር አጽፎት የምንሰጠው ነገር ነው ማለት ነው። እና መጀመሪያ የመሸጥ መኖር ይገባል ምን ነገር ለመሸጥ ማለት ነው። እና ለምሳሌ አንድ ሰው ውስጥ የቆመ ሰውዬ። አንድ ሰው የቆመ ባለሱቅ ማለት ነው። እና ወይም ደግሞ ሽያጭ ሰራተኛ መጀመሪያ ኖሮ የሚገባው ምንድነው? ቃል ኖሮ የሚገባ ሰው ቆስባሪ ውስጥ ቢቆም ምንም ዋጋ የለውም። እና እዛ ቆስባሪ የሚያስፈልጉ ከረሜላ ዘይት ሰቋጭ። በተለያዩ የሆነ ሰው ቁስጥን የሚቀመጡ ሻቃጦች ፓስታ ሊሆን ይችላል። ሞኮሮኒ ሮዝ ሊሆን ይችላል ወይም ደግሞ የተለያዩ የምግብ ነቂ የፍዮታ አቋሞች ሊሆን ይችላሉ። እነዚህ ህፃናት የሚገዙ ከረሜላ ካፕችኑ። አኔ ላምናችሁ እንዳለ የቁርም አይነቶችን ሊቆም እኮ እንግዲህ ስምን እንላችሁ ነበር በሙሉ። አንድ ላይ መያዝ መቻል አለበት ከዛ በኋላ ነው ለመሸጥ ማሰብ ያለበት ማለት ነው። እና እነኚህ ሁሉ ለመሸጥ ምንድነው? መጀመሪያ ሽያጭ እዛ ጋር የሚሸጠው ነገር ሊኖረው ይገባል ማለት ነው። ከዛ እነኚህ ፍየው ታውቃለህ ስናነሳ ከዘይት ጫው ሰኳር ጀምሮ ቡና ሻይ ቅጠል እንዲሁ ደግሞ እንጀራ ካለው ዳቦ አለመሸጥ የሚችላቸው ነገሮች በእያንዳንዳቸው ነገሮች አሉ። እንደዚህ ማዘጋጀት መቻል አለበት ከዛ በኋላ ነው ወደ ቀጣይ እርምጃ ምን ማለት ነው? እና መጀመሪያ የምሸጡ ነገሮችን ማዘጋጀት ይቀድማል ከምንም ነገር በፊት ማለት ነው። እና እነዚህን የሚሸጣቸው ነገሮች ካዘጋጀን በኋላ ነው። ወደ ሽያጭ የምንሄደው መጀመሪያ እነኚህ ነገሮች አዘጋጅተን አሪፍ አድርገን አዘጋጅተን ወደ ሽያጭህ ለመሄድ የምንዘጋጀው ማለት ነው። እና እነዚህን ወደ ሽያጭ መሄዳችን በፊት ማዘጋጀት ያሉብን ነገሮችን ማዘጋጀት መቻል አለብን ቅድም ያ ማለት ነው። የሚለውን ነገር አትመስልም እፈልጋለሁ። በብዙ መልኩ የምንሰጣቸው ሽያጭ እንግዶች ይኖራሉ እነዚህን ሽያጮች ደግሞ በአቅማቡ ለመሸጥ መጀመሪያ መልካም ግብ ያስፈልገናል። የምንሸጠው ነገር ያስፈልገናል ለምሳሌ አንድ የጤና ባለሙያ ምንም አንድ ለምሳሌ አንድ ፋርማሲስት እንድናነሳ ይሄ ፋርማሲስት ፋርማሲስት ውስጥ በሚኮን ጊዜ የተለያዩ መድሃኒቶችን ማወቅ ይጠበቅበታል። አወሳሰዳቸውን የጎሚ ሽኩዳታቸውን ጥቅማቸውን እንዴት መቼ ነው የወሰዱት ቀን ነው ጠዋት ነው ማታ ነው። የሚለውን ነገር እንዳለ ማወቅ ግዴታ አለበት። ምክንያቱም ያንን መድሃኒት እዛ ውስጥ የያዘው መድሃኒት አጠቃቀሙን ለታማሚዎች መንገድ መቻል አለበት። እና እሱ ዛጋ የሚሸጠው እውቀቱን ይሸጣል። ምክንያቱም ለምሳሌ አንድ የጨጓራ መታኒት ቢሰጥ ጠዋትና ማታን የወሰደ ወይስ ደግሞ እንዴት ነው የሚለውን ነገር አዛማሚው በእውቀቱ ያስረዳል። ከዛ ሲቀጥል ደግሞ እውቀቱን ይሰጣል ስለዚህ እውቀቱም በእውቀቱም ይጠቀማል በአሁንም የበበሻት የተጠቀመባት ሁኔታ አለ ማለት ነው። እና የተለያዩ ሽያጭ ግቦች አሉ። ያው አብዛኛው ተጠቃሚ ደግሞ ችግሩን ከፈተንለት ምንም ለመግዛት ወደኋላ የሚል አይነት አይደለምና ከምንም ነገር በላይ መጀመሪያ ሽያጮችን ማዘጋጀት መቻል አለበት የሚለውን ነገር አጽንኦት እሰጣለሁ ማለት ነው። እና የሽያጭ ግቦች አሉኝ አዘነውትም ሰጣቸው ነገሮች እሆናለሁ እንደነኛ ቅድሚያ መስጠት አሉብኝ ነገሮች የሚያሰጣለው የሚለውን ነገር ትኩረት መስጠት እፈልጋለሁ የሚለውን ነገር መንሳት እፈልጋለሁ። እና እያንዳንዱን የሚሸጥ ነገር ካለ መሸጥ እንችላለን። ገበያ ላይ ቀርቦ ዋጋ ሊያወጣ የሚችል ማንኛውንም ነገር ወደ ገበያ ወጥተን መሸጥና መለወጥ የምንችልበት መኝታ አለ። እና ከዛ አንፃር በብዙ መልኩ እነኚህ የምሸጣቸው የምንችልበት መሸጥ ነው የምንችልበት ሁኔታ አለ ማለት ነው። ሙያም ካለን እንደዚሁ በሙያችን ለምሳሌ አንዳንድ ዲጂታል የሆኑ ሙያዎቹን በመማር በቀላሉ ራሳችንን በማስተዋወቅ የተለያዩ ከዛ በፊት የሰራናቸውን የተለያዩ ነገሮችን በመስራት የተሻለ

ቀጣይ ሀሳብ ደግሞ ኢንተርኔት አለህ የሚል ነገር አለ። ኢንተርኔት በጣም አስፈላጊ ነገር ነው በዚህ ጊዜ በተለይ ከመንደር አስተሳሰብ ለመውጣት አስፈላጊ የሆነ ነገር ቢኖር ኢንተርኔት ነው። በቃ መንደራዊ አስተሳሰብ ማሰብ የለብንም። ምክንያቱም አለም ምን ላይ ደረጃ ላይ እንደደረሰች እንደሆነ ምንያህል እየሄደች እንደሆነ መረዳት በቂ ነው። ብዬ አስባለሁ እና ከመንደር አስተሳሰብ ለመውጣት ከተፈለገ ኢንተርኔት የግድ ያስፈልገናል ብዬ አምናለሁ። የግድ ኢንተርኔትን ደግሞ በአግባቡ መጠቀም መቻል አለብን የሚለውን ነገር ማንሳት እፈልጋለሁ። እና አንዳንዴ ሰዎች ምንድነው በመንደር ይታጠራሉ በሆነ መልክ በመንደር በተለያዩ ተልካሻ ወሬዎች እና በመንደር የሚታጠሩበት ሁኔታ ይኖራል ነገር ግን እነኚህ በመንደር የታጠሩ ወሬዎች ግን ወደ ተግባር በተግባር የምናያቸው ነገሮች መሆን አለበት ማለት ነው። እና በመንደር መታጠር የለብንም ሀገራዊ መሆን አለብን። ኢንተርኔት ስንጠቀም በጣም እኔ ኢንተርኔት በሚገባ አለኝ በጣም የምጠቀመው አመታዊ ገዝቼ ነው የምጠቀመው በብዙ ነገር ነው የምጠቀምበት ማለት ነው። እንደዚህ አይነት ስራዎችን ለመስራት የተለያዩ እውቀቶችን ለማግኘት ለምሳሌ እውቀት ስንል የሰው ልጅ ከምንም ነገር በፊት የሚያስፈልገው እውቀት ነው። እውቀት ከምንም ነገር በላይ አስፈላጊ ነገር ነው። እና እውቀት ካለ ሁሉንም ነገር ማድረግ ይቻላል ብዬ አምናለሁ። እና እውቀትን ለማግኘት መጀመሪያ ምን ያስፈልጋል? ትምህርት ያስፈልጋል ለመማር ደግሞ ኢንተርኔት ያስፈልጋል። ዛሬ ግዴታ ትምህርት ቤት ሄደን በየዩኒቨርሲቲው በየኮሌጁ በየተመር በየሃይስኩሉ ወይም ደግሞ በየከፍተኛ ተቋማት መሄድ አይጠበቅብንም በቃ አለቀ። በቤታችን የሆነ የተለያዩ ፕሮፌሰሮች ሌክቸሮች የሚያስተምሩትን ትምህርት በቀላሉ እኛ ካለንበት ሆነን ማግኘት እንችላለን ይሄን ትምህርት ማለት ነው። በቀላሉ በቀላሉ ተምረን በቀላሉ ማደግ መለወጥ የምንችልበት ሁኔታ አለ። እና ከዛ አንፃር ስናየው በጣም ኢንተርኔት ጥቅሙ ከዚህ እስከዚህ የሚባል አይደለም የሚለውን ነገር ማንሳት እፈልጋለሁ። እና ኢንተርኔት በጣም ጥቅሙ የትም የሌለ ነው ብዬ አስባለሁ። በብዙ መልኩ ኢንተርኔት መጠቀም የተሻለ ሰው እንድንሆን ያደርገናል። የተሻለ እንትን እንድንልም ያደርገናል ብዬ አስባለሁ። እና ኢንተርኔት አለህ አዎ አለኝ በሚገባና እውቀትን ለማግኘት ደግሞ አሁን በጣም ብዙ ማህበረ ሚዲያዎች አሉ እሱን ጀምሬ ልጨርሰው ብዬ ነው። እና እነዚህ ማህበራዊ ሚዲያዎች ለምሳሌ በትልቅ ትልቅ ማህበራዊ ቪዲያዎችን ብናይ ቴሌግራም ለምሳሌ በጣም ኦንላይን ላይ ገዝተን የምንማራቸው ኢንተርኔት በመጠቀም የምንማራቸው በጣም ሰፊ ስለራስ ማሳደግ ስለ የምንማረው ትምህርት ኦንላይን ትምህርት መማር እንችላለን። ስላለን አሁን እየሰራን እንመስላለን ሙያ እንዴት ስለዚህ ሙያ ራሳችንን ማሳደግ አለብን። የሚለውን በትልቅ በጥልቀት መማር እንችላለን። ሲቀጥል ደግሞ ስለተለያዩ ትምህርቶች መማር እንችላለን። ስለምንፈልገው ነገር በቃ ስለ ኢኮኖሚ መማር እንችላለን ከፍለን ማለት ነው። ስለተለያዩ እንዴት ራሳችንን መለወጥ አለብን እንዴት ራሳችንን መቀየር አለብን። የሚለውን ነገር በሙሉ ለማግኘት ኢንተርኔት ወሳኝ ነገር ነው። ለምሳሌ አንድ ሰው ስለ በራስ መተማመን ባይኖረው ስለ በራስ መታመን ጥልቅ የሆነ መረጃ ማግኘት ይችላል በቀላሉ ማለት ነው። በራስ መተማመን ምንድነው? በራስ መተማመን እንዴት ይዳብራል? በራስ መተማመን እንዴት ማሻሻል እንችላለን? የሚለውን ነገር እያንዳንዱን ነገር ማንሳት እንችላለን ማለት ነው። እና በራስ መተማመን ምን ያህል ነገሮችን እንደምናይበት በተለይ ምን ያህል ነገሮችን መረዳት እንደምንችል የሚያሳየን ነው ማለት ነው። እና በራስ መተማመን ከምንም ነገር በላይ ወሳኝ ነገር ነው። የሚለው ነገር አጽኖት አጽኖት መስጠት ያስፈልጋል ማለት ነው። እና በራስ መተማመናችንን መገንባት በራስ መተማመናችንን ማጎልበት በራስ መተማመናችንን ከፍ ማድረግ በጣም መሰረታዊ የምንለው ነገር ነው ብዬ አስባለሁ። እያንዳንዱ ነገር በራሳችን መተማመን ይጠይቃል። እና እነኚህ ነገሮችን ለማወቅ ምን ያስፈልጋል ኢንተርኔት ያስፈልጋል። በኢንተርኔት መጠቀም ስለ እያንዳንዱ ነገር ማየት ይቻላል። ዛሬ ዩኒቨርሲቲ ዩኒቨርሲቲ ብናነሳ ዩቲዩብ ላይ በቃ ዩኒቨርሲቲ ወደ ዩቲዩብ ብዙ ነገር አለው ዩኒቨርሲቲ የሚማር ተማሪ ዩቲዩብን ይጠቀማል። በቀላሉ ዩኒቨርሲቲ ውስጥ አስተማሪ ሌክቸር በሚሰጥ ሰዓትጨ በማይገ ማይገባው ተማሪ በቀላሉ ዩቲዩብ ገብቶ ስለሚፈልገው ነገር መረጃ በመሰብሰብ የሚፈልገውን ዳታ በመሰብሰብ የሚፈልገውን እውቀት በቀላሉ ማግኘት ይችላል። ከዚህ በላይ ምንም የሚያስፈልግ ነገር የለም። ትምህርት ቤትም ብንሄድ አስተዋሪዎቻችን ሁሉን ነገር ላያውቁ ይችላሉ ነገር ግን የሚያውቁም እንዳሉ ሆኖ ማለት ነው። እና እነኛን የእውቀት ጋፕ እንኳን በቀላሉ መሙላት የሚችሉበት ዩቲዩብ ዛሬ ተፈጥሮልናል። አንዳንዴ ልክ ክላስ ሆደን ትምህርት ክፍል የሄደን ትምህርት መማር የሚጠበቅብኝ ጊዜ ላይ አደለም። ያለን በቀላሉ ቴክኖሎጂን ተጠቅመን መማር የምንችልባቸው ሰፊ ሁኔታዎች የተፈጠሩ ከመሆኑ አንፃር እነኚህን ነገሮችን አሳድገን ብንሰራባቸው በጣም ውጤታማ እንሆናለን። የሚለውን ነገር ማንሳት እፈልጋለሁ በብዙ መልኩ ራሳችንን ማብቃት ማሻሻል ያለብን ነገሮች አሉ ብዬ አስባለሁ። እነዚህን ነገሮች በተሻሻሉና ባደግን ቁጥር ደግሞ የተሻለ ለውጥ መምጣቱ የማይቀር ጉዳይ ነው። ይሄ ደግሞ ከምንም ነገር በላይ ወሳኝ ነገር ነው። እና ኢንተርኔት መጠቀም የውዴታ ግዴታ ነው የሚለውን ነገር ማንሳት እፈልጋለሁ። እና እያንድአንዱ የምናከናውነው ነገር ሁሉ ከኢንተርኔት ከተያዘ ነው። ኢንተርኔት መሰረታዊ ነገር ነው። ኢንተርኔት እውቀታችን ሊሰፋ ይገባል የኢንተርኔት ችሎታችን ሊያድግ ይገባል። እያንዳንዱ በቀን የምናገኛቸው እያንዳንዳቸውን እውቀቶች ማደግ መቻል አለባቸው መመንደግ መቻል አለባቸው። እውቀት እያንዳንዳችን የምንች የምናውቃቸው ነገር ደግሞ በተሻለ አቅም ማሳደግ መቻል አለብን የሚለውን ነገር ማንሳት እፈልጋለሁ ማለት ነው። እና ኢንተርኔት ከምንም ነገር በላይ አስፈላጊ ነገር ነው ብዬ አስባለሁ። እያንዳንዱን ነገር ለማግኘት ኢንተርኔት እንጠቀማለን ማለት ነው። ኢንተርኔት ጥቅም ከዚህ እስከዚህ ነው ምለው በቃ ዛሬ በቲክቶኩ በተያዩ ነገሮች ኢንተርኔት በመጠቀም ሰው መረጃ በቀላሉ ያገኛል። እስካሁን ያነሷቸውን ነገሮች በሙሉ ኢንተርኔት በመጠቀም ማግኘት የሚቻሉ ነገሮች ናቸው። እና ኢንተርኔት በሚገባ አለኝ በሚገባ አየተጠቀምኩበት ነው። በጣም እየጠቀመኝ ያለ ነገር ቢኖር ኢንተርኔት ነው። የሚለውን ነገር ማንሳት እፈልጋለሁ እንደአጠቃላይ ስለ ኢንተርኔት ያለኝ ሀሳብ ይህንን ይመስላል ኢንተርኔት አለኝ የሚለው ነገር

የሸክላ እቃዎችን እጠቀማለሁ ወይ ካልን ያው የምንጠቀምበት ሁኔታ አለ በብዙ ማርኬት ላይ ሸክላ እቃዎችን እጠቀማለሁ እኔም ከእነኛ ሸክላ እቃዎች ውስጥ በጣም ብዙ ሸክላ እቃዎችን መጠቀም እድል ነበረኝ። እነዚህን ሸክላ እቃዎች ደግሞ በተለያየ ሁኔታ እጠቀማለሁ የሚለውን ነገር ማንሳት እፈልጋለሁ ምክንያቱም እነኚህ ሸክላ አቅሞች እንደዚህ ቀላል ነገሮች አይደሉም። እነኚህ የምንጠቀምባቸው በተለይ በኢትዮጵያ ውስጥ በጣም ብዙ ሽክል አቅሞች የምንጠቀማቸው እነኚህ ሸክላ እቃዎች አሉ ብዬ አስባለሁ። እነኚህ ሸክላ እቃዎች ደግሞ የምንጠቀምበት ሁኔታ የሚለያይ ቢሆንም አግባቡን ለጠቀም ደግሞ የኛ ሀላፊነት ነው የሚለውን ነገር ማንሳት እፈልጋለሁ። እና በጣም ብዙ የሸክላ እቃዎችን የምጠቀምበት ሁኔታ ለሚለው ነገር ማንሳት እፈልጋለሁ እና እኛ ሸክላ እቃዎችን ደግሞ በአግባቡ መጠቀም መቻል አለብን የሚለውን ነገር ማንሳት እፈልጋለሁ። ማንሳት የሚችለው አቅም። እነኚህ ሸክላ እቃዎች በጣም ወሳኝ እና ጠቃሚ ነገሮች ናቸው። ለእያንዳንዱ ለህይወታችን እነዚህ የሸክላ እቃዎችም የሚጠቅሙ ነገሮች ናቸው የሚሉትን ነገር ማንሳት እፈልጋለሁ ማለት ነው። እና በጣም በገጠሩ አካባቢ ላይ በተለያየ አካባቢ ላይ በጣም ብዙ ሸክላ አካባቢ አሉ ሸክላ አካባቢ ደግሞ በተለያዩ በተጠቀመበት ሁኔታ አለ። እነኚህን ሸክላ ቆይቶ ደግሞ በአግባቡ መጠቀም መቻል አለብን የሚለውን ነገር አጽንኦት የምሰጠው ነገር ነው። እና በአግባቡ መጠቀም ያሉብን የሸክላ አቃዎች ነው እና የሸክላ አቋሞች በአግባቡ መጠቀም እና እንደዛ እንደምንፈልገው በቃ የምንፈልግበትን ነገር ማከናወን ይጠበቅብናል ነገር ማንሳት እፈልጋለሁ። እና የተከራከርክን እጠቀማለሁ ያው በሚገባ እጠቀማለሁ። እነኚህን ሸክላ አጋማችን በብዙ መልክ ጥቅም ቢሰጡን የሚችሉ እቃዎች ናቸው። እነዚህን ሸክላቆች በሚገባ ነው የምጠቀመው የሚለውን ነገር አጽንኦት መስጠት እፈልጋለሁ። በብዙ መልኩ ማለት ነው እና እነኚህ ሸክላ እቃ ለምሳሌ ምን ምን እንድናጨው የሚለውን ጋር አንሳ ካልከኝ። ለምሳሌ ደስት የምናነሳ ማሰሩ የምናነሳ ደስት ለምሳሌ የምናነሳ ከትንሽ እስከ ትልቅ ደስት አለህ በጣም ከትንሽ የምንላት ትድስት ለምሳሌ አንድ ሰው ሁለት ሰው የምትሰራላት ምግብ አለች። በሷ የምትሰራ ድስት ይኖራል በትንሿ ድስት ማለት ነው። ወይም ደግሞ ከዛ ሲቀጥል ደግሞ በትልቅ የሚሰራ ደስቲ ነው በትልቁ ደስት የምንሰራበት ሁኔታ ይኖራል። እና በዛ በትልቅ ደስታ ደግሞ የምንሰራው ያንን በትልቅ ደስታ የምንሰራው ምግብ ይኖር ይችላል ማለት ነው። እና ይሄንን በትልቅ ድስት ሰርተህ ለምሳሌ የተለያዩ በዓላቱ ይኖሩ ይችላሉ። ወይ ደግሞ ትላልቅ በዓላቱ ይኖራሉ ወይም ደግሞ እነኚህ በዓላቱ ጊዜ በጥልቅ ደስታዎች የምንጠጥንበት ሁኔታ ይኖራል። እነኚህ ለምሳሌ የዶሮ ወጥና ምን ለመስራት በምንፈልግ ጊዜ እነዚህ ትልቅ ድርሻችን የምንጠቀምበት ሁኔታ ሰፌ ነው የምለውን ነገር ማንሳት እፈልጋለሁ። እና እንዴት ትል ድስቶችን በአግባቡ መጠቀም መቻል አለብን የሚለውን ነገር ማጠብ ያስፈልገናል። የትልቅ ድርሻዎች በጣም ብዙ ሰዎችን እና የጠቅምኩት ሰዎችን መመገብ ይችላሉ ለምሳሌ አንዳንዴ የድግስ ጊዜ ምናልባት አሁን አሁን እየቀረ ያለበት ሁኔታ አለ። እንጂ ትልቅ ድስትዎች የምንጠቀምበት የሸክላ ድስቶችን የምንጠቀምበት ሁኔታ ይኖራል ማለት ነው። እና በብዙ መልኩ የተለያዩ ድስቶችን የምንጠቀምበት ሁኔታ ይኖራል እነኚህን ደስት በመጠቀም የምንጠቅምበት ሁኔታ ያስፈልጋል የሚለውን ነገር አጽንኦት መስጠት እፈልጋለሁ። በተቻለ አቅም ድስቶች በብዙ መልክ ጥቅም ይሰጠናል ምናምን ለኛ አለ። በተለያዩ በተለያዩ ማሽን የምጠቀምባቸው እንጂ ደስት የምላቸው ነገሮች። እነኚህ ደስት ውስጥ ወይ ደግሞ አግባቡ መጠቀም ያስፈልጋል። ምክንያቱም እነኚህ ውስጥ ሸክላ ጥቅም ነገሮች እያንዳንዳችሁ ነገር ለመስበር በጣም ቀርብናችሁ በቃ በቀላሉን ግድ ብለው ሁለት ሶስት አራት አምስት አመት እችላለሁ አስር ትንሽ የሚሆኑ የሚችሉ ነገሮች ናቸው። እና እነዚህን ድስት በኣግባቡ መጠቀም አለበት ሲቀጥል ደሞ ትጠቀም እኔ እነዚህን ድስት ትንሿ እንድስት ትጠቀም ነበር አሁን ግን ብዙ በደስታ ነው የምትጠቀመው ደስታ ከድስታ ይልቅ በደስታ ብረት ድስት ነው የምጠቀመው። እና ነገር ግን በገጠር ላይ ኣከባቢ የሚካሄድ ሰዓት በጣም በቋሚና የሚጠቀሙት ብለህ ደስት ነው እንደውም የድስቶት ይጣፍጣል የሚባል ነገር አለ። እና እንደሁም ደግሞ ስለ ሸክላ ስናነሳ ሌላ በከፍተኛ እውነት ማስሮ ማስሮ የሚባል ምናልባት ብዙ ሰው ሊያውቀው ይችላል። እና ማስሮ በከፍተኛ ሁኔታ የምንጠቀምበት ነገር አለ። ማሰሮ የምንጠቀመው በብዙ መልክ እንዴት ነው? ማሰሮ የተለያየ ገንፎ የምናበስልበት ነገር ነው ማሰሮ ነው የሚታወቀው ማለት ነው። እና የተለያዩ ገንፎ የምንለው ነገር ሊጡ እንትን ውሃ ይፈላና ከዛ በኋላ ዱቄት ይጨመርና የሚገነፍ ጎንፎ የሚገነፍበት ሁኔታ ይኗል። ደግሞ ከፍተኛ የሆነ ባህላዊ የሆነ ምግብ እንደሆነ እናውቃለን። ገንፎ ምንድነው? ማለት እና ይሄን ገንፎ በቀላሉ ለመስራት የሚያገለግል ነገር ምንድነው አሉ? በአግባቡ ማሰሮ የሚባለው ነገር ይጠቅምናል ማለት ነው። እና ሲቀጥል ደግሞ አጥሚት የሚባል ነገር አለ። ወይም ደግሞ ቅለስለስ ያለ ፈሳሽ ነገር ፈሳሽ ሆኖ እሱም ከዱቄት የሚሰራ በጣም ጠፋጭ የሆነ ፈሳሽ የምንጠጣው ከገብስ የሚሰራ ምግብ አለ። እሱን በአግባቡ ምንጠቀምበት ሁኔታ አለና እሱንም በኣግባቡ ተጠቅመን እሱን አዲስ ማሰሮ ምንለው ነገር ተጠቅመን እነኚህ ነገሮች ልንሰራ እንችላለን ማለት ነው። እና በጣም ብዙ መልክ ነው በቃ ጥቅማቸው ወይት እየሌለ ነው። ሲቀጥል ደግሞ ትልቅ እንስራ ጋን የሚባል አሁን ምናልባት በሮቶ በዘመናዊ ሮቶ የተተካ ያለበት ሁኔታ አለ። እንጂ በብዙ መልክ እንስራና እንስራና ጋን አለን ስራ ምናምን አነስ ያለች እና ነጭና እሷ ለምሳሌ ለተለያየ ነገር ትጠቅማለች ለጠላ መጥመቂያ ሊሆን ይችላል። ወይ ደግሞ አነስ ያለች ጠላ የሚጠመቅ ብዙ ጊዜያቶች እንጠቀምበታለን። እና በሰው ጊዜ ለጠላው በቃ ይጠቀሙበታል። ሲቀጥል ደግሞ ጋን የምንለው አለ ጋንም እንደዚሁም ለተለያዩ ለድግስ ጊዜ ጠላ የሚጠመቅ ከሆነ ትልቅ ድግስ ያንን በትልቅ ጋር የሚጠመቅበት ሁኔታ ይኖራል። እና ያንን ጋን ጠምቀን የምንጠጣበት ሁኔታ ጠላ የሚጠጣበት ጠላ ለሰው ለብዙ ሰው የሚደመጥበት ያውራል። እና በጣም ብዙ ነው በቃ ኢትዮጵያ ውስጥ በጣም ጥቅማቸው የተደረገ የሚባለውን ነገር ማንሳት እችላለሁ። ሸክላ ከውጭ ማለት ነው እኔም ከምለው ሁለት

ስለ በልጅነት ቤትህ ንገረኝ ይላል እና ስለ ልጅነት ቤቴ በጣም ብዙ ነገሮችን መናገር እችላለሁ እና ስለ ልጅነትህ ቤትህ መኖሪያ መጀመሪያ ቤትህን ይገኛል። በልጅነቴ በጣም ብዙ ያሳለፍኳቸው ነገሮች ይኖራሉ እና በልጅነታችን በጣም ብዙ የምናሳልፋቸው ውጣ ውረዶች መሰናክሎች ይኖራሉ። እነኚህ ውጣ ወረዶችን መሰናክሎች ደግሞ በተለያየ መልክ ነው የምናልፋቸው የሚለውን ነገር ማንሳት እፈልጋለሁ ማለት ነው። እና ስለ በልጅነቴ የመኖሪያ ቤትህ ንገረኝ ስንል ያው የመኖሪያ ቤታችን ይለያያል። የልጅነት የመኖሪያ ቤታችን ያው ትንሽ ትሆንና ያው እኔ የተወለድኩት እንደ ገጠር እንደመሆኑ መጠን የተለያዩ የልጅነት መኖሪያ ቤቶች ይኖራሉ። እነኚህ የተለያዩ ሳር ቤቶች ይኖራሉ። ያው ሳር ቤት ነው የምንወለደው አብዛኛው የገጠሪም የዛሬ ሃያ ምናምን ዓመተ ፊት የነበረው ያው የሀገራችን ሁኔታ አብዛኛው አሁን ወደ ጉግል የተቀየረበት ሁኔታ አለ። ነገር ግን በሳር ቤት ውስጥ የመኖራችን እንደ መኖራችን መጠን ያው ከሳር ቤት ተነስተን ነው ልጅነት መኖሪያችን የገነባነው። እኔ ልጅ መኖሪያ ቤቴ አሁን ወይ ሳር ቤት ጎጆ ቤት የምንለው አብዛኛው የገጠረ ክፍል ላይ የሚገኝ አሁን ምናልባት ሀገራችንም እያደገ ከመሆኑ አንፃር ወደ ቆርቆሮ የተቀየረ እና ዘመናዊ ነገር እየተቀየረ ያለበት ምክንያት አለ። እና በልዩነቴ እዛ መኖሪያ ቤቴ ያን ይመስል ነበረ። እና ብዙ መልኩ ጠባብ የነበረ መኖሪያ ቤት ነበረ ብዙ ያን ያህል ብዙ እቃ የሚያስቀምጥ ነገር አልነበረም። ልጅነታችን የማስታውሰው ነገር ምንድነው? እዛ ቤት ጠባብ ነበረ፤ ቤቱ ያን ያህል ሰፊ የሚባል አይደለም ጠባብ ሆኖ እዛው ጋር በቃ እንትን የተባለ ሁሉም ነገር እዛው ቅርበት ላይ የሚከናወን ነው እና። የሚኖር ኑሮ ነው የሚኖር ኑሮ ነው ማለት ይቻላል። ያን ያህል ሰፊ ሆኖ እንደዚህ እንትን የምንለው አይደለም። በቃ እዛው ጋር ቅርበት ላይ የሚገኝ ነገር ነው ያለው ሁሉም ነገር ማለት ነው። እና እዛው አካባቢያችን በልጅነታችን የምንኖርበት ቤት ያን ይመስላል። ከቤተሰቦቻችን ጋር አንድ ቤት ውስጥ እንኖራለን። ያው እንደ ከተማ ወይም ደግሞ እንደ አለም አካባቢዎች ልዩነት የራሳችን መልካ አይኖረንም። የራሳችን ክፍል አይኖረንም፣ እያደግን በመጣን ቁጥር እንኳን ስለ ልዩነታችን፣ ያው እዛው ነገር ውስጥ ነው እዛው ሁኔታ ውስጥ ነው የምንቆየው። እና ያው ከቤተክርስቲያን ሂደት ግን እየታገለን እየተነሳ እየታገለን እየወደቅን እየተነሳን ሙሰቦሮችን ለማስተካከል ለማሳደግ የምሞክርበት ጊዜ የተሻለ ነገሮችም የተቀየሩም የሚሄዱበት ሁኔታ አለና ያው ልጅነት በዛ ሁኔታ ነበረ። የቆየነው ያው ልጅነት ላይ በጣም ብዙ ሻሌንጆችን ተግዳሮቶች እኖራለሁኝ ተግዳሮቶች የተቋቁመን ለማለፍ እያንዳንዱን ነገር እየተቋቋመን ከዛሬ ነገ ይሻላል ብለን ዋጋ እየከፈልን የቆየንበት ሁኔታ ነው ያለው። እና በብዙ መልኩ ስናነሳ ልጅነትን፣ ልጅነቴን በተለያየ ውጣ ውረድ ውስጥና መሰናክል ውስጥ ነው ያሳለፍኩት የሚለውን ነገር ማንሳት ፈልጋለሁ። እና እያንዳንዱ መሰናክል ደግሞ እያሳደገኝ ዛሬ የደረስኩበት አድርሶኛል። እና ልዩነቴ ስለ ልዩነት ቤት ይሄንን አልቀረኩ። ልጅነት ውስጥም ስንኖር ደግሞ ምንም ጉድጓድ ውስጥም ቢሆን ልጅነት ያን ያህል ልጅ ነው በቃ ምንም ይሄ እንደዚህ ነው የትልቅ ነው እንደዚህ ነው ምናምን ብለን እንትን አንልምና ያው መኝታ ቤቱም እዛው አንድ ቤት ውስጥ ነው። ምግብ ቤቱም እንደዛው ነው የሚሆነው እና ብዙ ጊዜ በጣም ብዙ ነገሮችን ስናነሳ አንድ አካባቢ ነው። ሁሉም ነገር የሚሆነው ማለት ነው አንድ የሆነ ነገር ውስጥ ነው የሚሆነው ነገር ግን አሁንም ዘመናዊ ቤቶች እንደመጡ እንደምናውቀው የተለያየ ክፍል ክፍል አላቸው። እያንዳንዱ የእቃ ቤት እዚህ ጋር ለምን ተብሎ በጣም ክፍል ፍል ይኖረዋል። እና ያው ምናልባት እንደ ብዙ ነገር ስናይ ልጅነት ጊዜ ያው ቤተሰብም ደግሞ በገንዘብ አቅም ያን ያህል ስትሮንግ ጠንካራ አይሆንም በዛ በዛ ጊዜ ማለት ነው ጠንካራ ለመሆናቸው ደግሞ ልጆች ላይ ከፍተኛ ተጽዕኖ ያሳድራል። እና ለእኛም በዛ ተጽዕኖ ውስጥ ነው ያደግነው የሚለውን ነገር ማንሳት እፈልጋለሁ። እና በልጅነታችን መኖሪያ ቤታችን ያው ነው የሚታወቀው ምናልባት በከተማው ቅንጦት ተብለው የሚሰሩ የቆርቆሮ ጎብጁ ቤቶች ይኖራሉ። በዛ መልክ ነው ያሳለፍነው አብዛኛው የገጠር ህዝብም አሁንም በአሁን እንኳን አለው ሁኔታ በጣም ብዙ ሰው። በዛ ኑሮ ውስጥ እየተከተለ የሚኖር ነገር መኖር ሁኔታ ይኖር ምክንያቱም ነገሮችን መግዛት አይችልም ገዝቶ የሚፈልገውን አይነት ቤት መገንባት አይችልም፤ መስራት አይችልም፤ እሱንም ሰራ ማለት ደግሞ ወደኋላ ቀርነት ነገር ነው እየተራመደ የሚሄደው ወደኋላ ቅርነት ወደኋላ የበታችነት ነው የተሰፋፋም ሄዶ እና። በብዙ መልክ ስናየው እነዚህ የኋላ ቀርነት ነገሮች አብረው ይኖራሉ እነሱ ጋር በተላምደን ነው እየኖርን ያለነው የሚለውን ነገር። ማንሳት እፈልጋለሁ ማለት ነው። በብዙ መልኩ እና ከዛ አንፃር በተለይ የሚለው እነዚህ ልጅነቱ የታጨበት ነበርኩ ነው። ያለፈው የሚለውን ነገር ማንሳት እፈልጋለሁ። ማለት ልጅነታችንን በተለያየ መልኩ በተለያየ ኑሮ ውስጥ አሳልፈን ነው ዛሬ የደረስነው። በብዙ መልኩ ልጅነታችን ደግሞ የተለያየ ሁኔታ ውስጥ የሚያልፉ የሚወለዱ ልጆች ይኖራሉ። በብዙ መልኩ ተግዳሮትን አልፎ ደግሞ በተለያዩ መኖሪያ ቤት በቆርቆሮ በሳር ቤትም አልፎ እዚህ ደረጃ የሚደርሱ። ልጆች ይኖራሉና በተለያየ መንገድ ነው ልጅነት ያለፈው የሚለውን ነገር አጽኖ መስጠት እፈልጋለሁ። ልጅነት ይሄ ነው የምንለው ነገር አልለበሰም ብቻ ተግዳራኖት ያለበት። ነገሮችን አልፈን ነው ዛሬ እዚህ የደረስነው እና ያው ቅድም እንዳነሳሁት ቤታችንም ያን ይመስል ነበር። በብዙ መልክ ድሮ ኋላ ቀር ነበረ አይነት እንቅስቃሴ ነበረ ምናልባት አሁን ብዙ ነገሮች ከመቀየራቸው አንፃር እዛ ደረጃ ላይ የምንሆነው